አዎ ሃይማኖታዊ ስርዓቶችን አከብራለሁ። እኔም ሃይማኖታዊ ይዘቶች ስላሉኝ ሃይማኖታዊ የራሴ እምነት ስላለኝ። ሃይማኖታዊ ግብሮች ወይም ሃይማኖታዊ ተግባራትን አከብራለሁ።

አዎ ሾርባ እወዳለሁ ሁሌም ምግብ ከመብላቴ በፊት ሾርባ እወዳለሁ። ሾርባ ስጠጣም ለሚቀረው ምግብም በደንብ ለመብላትም ያግዘኛል። እና ሾርባ ከምግብ በፊት እጠጣለሁ።

ሽቶ በብዛት እኔ ሽቶ አልጠቀምም። ብዙም ተጠቃሚ አይደለሁም። ሽቶ የሚጠቀም ሰው አያለሁ። እኔ ራሴ ግን ሽቶ አልጠቀምም። ለመጠቀም ፍላጎትም የለኝም። ስለዚህ ሽቶ መቀባት ብዙ አልወድም እኔ።

አዎ በስራ ሰዓት ላይ የስራ ልብስ እለብሳለሁ በምሰራበት ሰዓት። የስራ ለስራ ተብሎ የተለየ ልብስ መለየት እለያለሁ። የስራ ሰዓት ልብሴንም ለብሼ ስራዬን እሰራለሁ።

አዎ ደብዳቤ መጻፍ እወዳለሁ። ደብዳቤ ለተለያየ ሰዎችን መጻፍ እወዳለሁ። የተለየ ይዘት ያለው ሊሆን ይችላል የፍቅርም ሊሆን ይችላል የስራም ሊሆን ይችላል መጻፍ። ዞሮ እወዳለሁ።

አዎ ከስራ ባልደረቦቼ ጋ ጥሩ ግንኙነት አለኝ። እኔ ከስራ ባልደረቦቼ ጋ ጥሩ ሚባል ዝምድና ጥሩ ሚባል ግንኙነት ነው ያለኝ። እኔ ከሰዎች ጥሩ መግባባትን እወዳለሁ። እግባባለሁ ከስራ ባልደረቦቼ ጋም ጥሩ ግንኙነት አለኝ።

እኔ ቡና ነው የምመርጠው ሻይ አልፎ አልፎ እጠጣለሁ። ቢሆንም ግን የሁልጊዜያዊ ምርጫዬ ቡና መጠጣት ነው። ቡና ሁልጊዜ በየቀኑ አንዳንድ ስኒ እጠጣለሁ። የቡና ተጠቃሚ ነኝ ቡናም አደንቃለሁ። ስለዚህ ቡና እመርጣለሁ።

እኔ የምመርጠው የሙቀት አይነት መካከለኛ ነው። ብዙም ቀዝቃዛ አልወድም። ብዙም ውቀትም ሲሆን አልወድም። መካከለኛ የሆነ የሙቀት መጠን ነው የምመርጠው።

ስራዬ አዎ አድካሚ ነው። በጣም ከጠዋት እስከ ማታ ስለምሰራ የምሰራው ስራ አድካሚ ነው። ያም ሆነ ግን በስራዬ ውጤታማ ሆኜ እንድወጣ። ራሴን አሳምኜ ስለምገባ ብዙ ያን ያህል ድካም አይሰማኝም።

አዎ የስራ የጊዜ ገደበን አስተካክላለሁ በምሰራበት ጊዜ ምን ምን መስራት እንዳለብኝ የስራ የጊዜ ሰሌዳን አውጥቼ የሠራዬን ገደብ አስተካክላለሁ። አስተካክየም ስራዬ ስለምያቀልልኝ ለማስተካከል እሞክራለሁ።

አዎ ቅጽል ስም አለኝ በብዛት ቅጽል ስም ከተለያየ አጋጣሚ ልታገኘው ትችላለህ የኔ ቅጽል ስምም በጓደኞቼ ነው የምጠራው። በብዛት እና ቅጽል ስም አለኝ በዛ ቅጽል ስምም ይጠሩኛል።

ከሀገሬ ወጥቼ አላውቅም እ በሀገሬ ውስጥ ግን ወደተለያዩ ቦታዎችን ተጉዤ አውቃለሁ። እ ለምሳሌ ወደ ባህር ዳር እ ወደ ደቡብ ክልል ሀዋሳ ወደ እ ጎንደር አከባቢ። ወደ ኦሮሞ አከባቢ

ማታ ከስራ በኋላ የተለያዩ ስራዎችን እሰራለሁ። ለምሳሌ በቤተሰብ ውስጥ እቤት የሚሰሩ ስራዎች አሉ። ከስራ ስትመለስ። ቤትህ አንዳንድ ነገሮችን ማስተካከል አለ።

ቅመማ ቅመም የበዛበት ምግብ ብዙ አልወድም። በምግብ ዝግጅት ውስጥ ሁሌ ነጭ ሽንኩርትን እጠቀማለሁ። ከዛ በስተቀር ሌሎች በምግብ የሚገቡ ቅመማ ቅመም የበዛበት ምግብ ብዙ አልወድም።

አዎ ምግብ ማብሰል እችላለሁ። በቤቴ ውስጥ አንዳንዴ ምግብ ምሰራው እራሴ ነኝ። እና ራሴ አብስዬ ለቤተሰቦቼን አበላለሁ። እና ምግብ ማብሰል ሁሌም ስለምሰራ እችላለሁ።

አዎ በገበያ ዋጋ መደራደር እችላለሁ። ሁሌም አንዳንድ ነገሮችን ለመግዛት ስሄድ በደንብ መደራደር እወዳለሁ። የዋጋ ቅናሽም እንዳገኝ ብዙ ጊዜ በመደራደር ነው የምገዛው።

አዎ የመንገዴን ስም አውቀዋለሁ ሁሌም ሲሄድ ከመሄዴ በፊት የሚሄድበትን ስሙም ያለውም የአየር ሁኔታ በደንብ አውቄ ነው የምሄደው። ስለዚህ የመንገዴን ስም አውቄ ነው የምጓዘው።

ከማውቃቸው ምሳሌዎች አንድ ልንገርህ ጠጅ በብርሌ ነገር በምሳሌ የሚባል አባባል አለ። ይህ አባባል በጣም እወደዋለሁ። ገላጭም ነው ለሁሉም ነገር ስለሚገልጽ በጣም ይመቸኛል። ይህን አባባል

አዎ የተበላሸ ነገርን ማስተካከል እችላለሁ። አንዳንዶች በህይወት ውስጥ ብዙ እሚበላሹ ነገሮች አሉ። እነዛ እሚበላሹ ነገሮችን በቀላሉ የሚስተካከሉ ነገሮችም አሉ። እና የተበላሸ ነገር ማስተካከል ሁሌም እችላለሁ።

እኔ ከቤተሰቤ ጋር ነው የምኖረው። ባለትዳር ነኝ። አንድ ልጅ አባትም ነኝ። እና ቤተሰቤን በጣም እወደዋለሁ። ቤተሰቤን አከብራለሁ። ሁሌም ከቤተሰብ ጋር። የማሳልፍበት ቀንም አለ።

ወደ ገበያ በሳምንት አንዴ እሄዳለሁ። ወደዛ ምሄደውም የተለያዩ አስፊዛዎችን ለመሸመት ነው። እና ወደ ገበያ ጎራ ብዬ የተለያዩ ነገሮችን በሳምንት አንዴ ሂጄ ገዝቼ አመጣለሁ።

እኔ የምወደው የልብስ አይነት ነጭ ነው። ነጭ ልብስ ሁሌም እመርጣለሁ። ነጭ ልብስ በብዛት አደርጋለሁ። ስለዚህ እኔ በብዛት የምወደውን የልብስ አይነት ነጭ ልብስ ነው።

እኔ ወደ ወደ ገበያ የምሄድበት ሰኞ ነው። እኔ በምኖርበት አካባቢ በብዛት ሰኞ ገበያ አለ። እና በዛን ጊዜ ሄጄ የተለያዩ ነገሮችን ገዝቼ አመጣለሁ። እና በሰኞ ነው ወደ ገበያ እኔ የምሄደው።